ዜና በመስመር ላይ አላነብም ምክንያቱም እኔ የጤና ባለሙያ እንጂ የዜና በመስመር ላይ ማንበብ አልችልም። ምክንያቱም እኔ ዜና አንባቢ አይደለሁም። ዜና የሚያነብ ሌላ ሰው ስለሆነ ማለት ነው